እኔ የምወደው ወቅት የጸደይ ወቅት ነው። በእኛ አካባቢ ወደ አራት ወቅቶች አሉ። እነዛም ወቅቶች እንደ በልግ፥በጋ፥ጸደይና ክረምት ተብሎ ይጠራሉ። እኔ የምወደውን በዋነኝነት የጸደይ ነው። የጸደይ ወራትን የወደድኩበት ምክንያት ጸደይ ወራት አዲስ አመት መግቢያ የተለያዩ ስራዎችን የምንጀምርበት፤ የተለያዩ ተማሪዎች ትምህርታቸውን የሚጀምሩበት ወቅት ስለሆነ የጸደይ ወቅት እኔ በጣም ነው የምወደው የክረምት ወቅት ደስ የማይለኝ አንድም ከስራዬ እንትን ብዬ ቤት አርፋለሁ። ሁለቱም በደንብ ዝናብን ስለሚጥል ያለሁበትም አካባቢ ወንዝ አጠገብ ስለሆነ ጎርፎችም ምናምን ዝናብም ስለሚበዛ የክረምትን ወቅት በደንብ አድርጌ አልወደውም። በጋንም የማልወድበት ምክንያት እንደ ክረምት ምንድነው ክረምት ላይ ከፍተኛ የሆነ ቅዝቃዜ አለ በጋ ላይም ደግሞ በተቃራኒው ከፍተኛ የሆነ ሙቀት አለ። ያም ሙቀት ደግሞ የተለያዩ በሽታዎችን የተለያዩ ነገሮችን ስለሚያስከስት የበጋ ወራትንም ደስ አይለኝም። መኸር ብዙም ባይሆን ደስ ይለኛል እንደ ጸደይ ባይሆን ደስ ይለኛል። ጸደይ ግን ከ ከሶስቱም ወራቶች በጣም የተለየ ነው። ወራቱም ወደ ሶስት ወር አካባቢ ነው የሚቆየው በዛም በሶስት ወር ያለው ነገር ደስ ይላል፤ አየር ንብረቱን በጣም ሞቃታማ አይደለም፤ በጣም ቀዝቃዛ አይደለም፤ መካከለኛ ነው ያለው ነገር በጣም ደስ ይላል። የተለያዩ አደይ አበባዎች የሚወጡበት አዲስ አመት መግባቱ ብስራት የሚነገርበት ስለሆነ የጸደይ ወራት እኔ በጣም ነው ደስ የሚል ከአራቱ ወራቶች ውስጥ የጸደይ ወራት ለኔ ተመራጩና የምወደው ወራት ነው

በቤተሰብ ውስጥ በርካታ በዓላትን እናከብራለን። እኔና ቤተሰቤ የኢትዮጵያ የኦርቶዶክስ ተዋህዶ እምነት ተከታይ በመሆናችን የተነሳ በኦርቶዶክስ ተዋህዶ እምነት ውስጥ በርካታ በዓላቶች ይከበራሉ። በቁጥር ብንጠቅሳቸው ወደ አስር ይጠጋሉ ከምናከብራቸው በዓላትም መካከል እንደ አዲስ አመት መስቀል ጥምቀት ገና ፋሲካ እና የመሳሰሉት በዛ ያሉ በዓላት አሉ። ከነዛም በዓላቶች መካከል አዲስ አመትን ስንመለከት ሁሌ በየአመቱ መስከረም አንድ ቀን ማለትም የአዲስ አመት ማብሰሪያ ማለትም አሁን ለምሳሌ ሁለት ሺህ አስራ ስምንት ቢሆን ሁለት ሺህ አስራ ዘጠኝ መስከረም ላይ ስለሚገባ መስከረም አንድ የሚከበረው አዲስ አመት እናከብራለን። ሁለተኛ ደግሞ መስከረም አስራ ሰባት የሚከበረውን የመስቀል በዓልን እናከብራለን። በሶስተኛ ደግሞ ገና እናከብራለን ገናም የሚከበረው ወቅቱ በታህሳስ ሃያ ዘጠኝ ማለትም ዛሬ አሁንም የምናከብረው ማለት ነው። በዛሬው እለት የሚከበረው በሶስተኛ ደረጃ ደግሞ ጥምቀት ነው። ጥምቀትን የምናከብረው ደግሞ ጥቅምት ከጥቅምት አስር እስከ ጥቅምት አስራ ሶስት ያባአል ያባአል ደግሞ ለየት የሚያደርገው ቤት ውስጥ ሳይሆን የሚከበረው የተለያዩ የሚያምር ልብሶችን ለብሶ በመውጣት በአደባባይ ላይ የሚከበር በዓል ነው። ሌላኛው ደግሞ ፋሲካ ነው። ፋሲካ ደግሞ የሚከበረው ወደ የካቲት የካቲት አስራ ሁለት እስከ የካቲት አስራ አምስት ባለው ጊዜ ነው። ለሁለት ቀን ነው የሚከበረው የዛን ሰሞን አርብ ቅዳሜና እሁድ የሚከበር በዓል ነው። አርብ ስቅለት ይከበራል። ቅዳሜን አርፈን እሁድ ደግሞ ፋሲካ ተብሎ ይከበራል። እና በእኛ ቤተሰብ ውስጥ በዋነኝነት የሚከበሩት በዓላት እነዚህ በዓላት ናቸው። እነዚህንም በዓላት ስናከብር የተለያዩ ወዳጅ ዘመዶች በመሰብሰብ የተለያዩ ልጆች የልጅ ልጆች አባቶች እህቶች በመሰብሰብ የምናከብረው ደማቁ ባህላችን ነው።

እኔ የተወለድኩበት የትውልድ ከተማዬ ሀገሩ ኢትዮጵያ ነው ከተማው ደግሞ አዲስ አበባ ነው። ከአዲስ አበባም ዋና ቦታው ቦሌ ዜሮ አንድ ቀበሌ ተብሎ ይጠራል። በዚህ ቦታም ከትውልድ አመቴ ብሎም ከአንድ አመቴ እስከ አስራ ሁለት አመቴ በዛ ቦታ ላይ አድጌበታለሁ። ከአስራ ሁለተኛ አመቴ በኋላ ከቦሌ ዜሮ አንድ ቀበሌ ወደ ዜሮ ሁለት ለቀበሌ ቤታችንን ለቀናል።

አዎ በእኔ ቤተሰብ ውስጥ አብዛኛውን ጊዜ በሳምንት አንዴ እንሰበሰባለን። በሳምንት አንድም ከምንሰበሰብበት ቀን መካከል እሁድ ቀን ነው። ከቅዳሜ በኋላ ያለችው በእሁድ ቀን ሁላችንም በደንብ ተሰባስበን ስላሳለፍነው ስለሳምንቱ በደንብ አድርገን እንወያያለን በደንብ አድርገን እንነጋገራለን። በቤተሰቦቻችን ውስጥም እናቴ አለች አባቴ አለ አንድ እህትና ሁለት ወንድሞች አሉኝ። ሁላችንም እኔም አሁን የራሴ ስራ አለኝ የራሴ ቤተሰብ አለኝ። ሆኖም ግን የቤተሰብ ስብሰባ ላይ አንድም ቀን ቀርቼ አላውቅም ቀርቼ ቀርቶ አርፍቼ አላውቅም ምክንያቱም። ስላለው ነገር በቤተሰብ ውስጥ ስላጋጠመን ነገር። ሳምንቱን ስላሳለፍነው ነገር ምን ችግር አጋጠመን ምን ጥሩ ነገር አጋጠመን ብለን ስለሆነ የምንወያየው። የሳምንቱ መጨረሻ ላይ በምትገኘው በእሁድ ቀን። ሁላችንም የቤተሰቦቻችን አባላት በመገናኘት በቤተሰቦቻችን ስብሰባ በማድረግ የተለያዩ ነገሮች ለተለያዩ ነገሮች እንነጋገራለን። ምን አዲስ ነገር አለ ምን አጋጠመን ምናምን? ችግር አጋጥሞ ሊሆን ይችላል የኔ ፀባይ ተቀይሮ ሊሆን ይችላል ስለዚህ አንተ ፀባይን አስተካክል በዚህ ሰሞን ጥሩ አይደለህም። ምን ነገር አጋጥሞሃል የሚለውን ነገር? በቤተሰቦቻችን ውስጥ በሳምንቱ መጨረሻ በእሁድ ቀን ተገናኝተን እናወራለን

እኔ የምወደው ቀለም አንድ ቀለም ብቻ አይደለም። ሶስት ቀለም ነው የምወደው እሱም አረንጓዴ፥ቢጫና ቀይ ነው በዋናነት የምወዳቸው እነዚህን ሶስት ቀለሞች ናቸው። እነዚህንም ሶስት ቀለሞች የምወድበት ምክንያት የሀገሬ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ በመሆኑ የተነሳ ነው። ይሄም አረንጓዴ ቢጫ ቀኝ ምንን ያመለክታል። አረንጓዴ ማለት የኢትዮጵያን ልምላሜ ነው የሚያመለክተው ቢጫ ማለት የኢትዮጵያ የተሻለች ሀገር መሆኗን የተሻሉ ሰዎች በውስጧ መኖሯን ነው ቀይ ደግሞ የሚያሳየው መስዋዕትነትን ኢትዮጵያ በጥንት ጊዜ ጣሊያን ልትወራት መጥታ ጣሊያንን ድባቅ የመታችበት ሆኖም ያሸነፈችበት በመሆኑ ያ ድል ደግሞ ዝም ብሎ አልመጣም ብዙ ሰዎች ተገብረውበታል ብዙ ሰዎች ህይወታቸውን አጥተውበታልና ቀይ የሚያመለክተው ደግሞ መስዋዕትነትን ሆኖም የሰውን ህልፈት በደም ኢትዮጵያ በደም የተገነባች መሆኑን የሚያመለክት ስለሆነ እነዚህን ሶስት ቀለሞች አረንጓዴ ዊጫና ቀይን በደንብ አድርጌ እወዳቸዋለሁ።

አዎ ማህበረዊ ሚዲያዎችን በድንብ አድርጌ እጠቀማለሁ። ከነዛ ማህበረዊ ሚዲያዎች መካከል እንደ ቲክቶክ፤ ዩቲዩብ፤ ትዊተር፤ ትዊተር ማለት አሁን ላይ ኤክስ የሚባለው ማለት ነው እንደ ፌስቡክ፤ ቴሌግራም፤ ኢንስታግራም ያሉ ማህበረዊ ሚዲያዎችን በደንብ አድርጌ እጠቀምባቸዋለሁ። እነዛም ማህበራዊ ሚዲያዎች ግን የምትጠቀምባቸው ለአልባሌ ነገሮች ወይም ጊዜ ለማጥፋት ሳይሆን ለገንዘብ ማግኛ ለገንዘብ ማግኛ አድርጌ ነው የምጠቀምባቸው። እነዛ ማህበራዊ ሚዲያዎች እስካሁን ድረስ በደንብ አድርገው ጠቅመውኛል። ራሴን እንዳጎልብት እንዳሳድግ በገንዘብም ሆነ በእውቀት ከፍ እንዳደርግ ከፍተኛ ጥቅም ሰጥተውኛል።

የምወደው ስፖርት አብዛኛውን ጊዜ እግር ኳስ ነው። እግር ኳስ ከምወደው ስፖርት። ውድድሮች መካከል አንዱ ነው እግር ኳስም መጫወትም ሆነ ማየት በደንብ አድርጎ ያስደንስተኛልል። ይህም እግር ኳስ የምወደው ስፖርት ሆኖ የጀመረው ገና የአምስተኛ ክፍል ተማሪ ሆኜ ነው። ምክንያቱም የዛን ጊዜ ተለያዩ የአለም ዋንጫ አሁንም የአፍሪካ ዋንጫ ጨዋታ ስላሉ ከዛን ጊዜ ጀምር የምወደው ስፖርት እግር ኳስ ሆኗል። እግር ኳስን ደግሞ መጫወትም የጀመርኩት ከዛ ቀደም ብዬ ነው ያም ማለት ሶስተኛ ክፍል ሁለተኛ ክፍል እያለሁኝ በደንብ አድርጌ እጫወት ነበረ። እኔ የምወደው ስፖርት አንዱ ምንድን ነው? እግር ኳስ ነው። በመቀጠል ደግሞ አትሌቲክስ ደስ ይለኛል። ወይም አትሌቲክስ ደስ ይለኛል ሩጫ ውርወራ ዝላይ በአትሌቲክስ ውስጥ የሚመደቡ እነዚህ ሩጫ ውርወራ ዝላይ የተባሉት በደንብ አድርጎ ደስ ይለኛል። ምክንያቱም ቤተሰብም ደስ የሚለው ስለሆነ ቤተሰብ በሚመለከትበት ሰዓት እኔ ባልወደው እንኳን መመልከቴ አይቀርም። በዛ ምክንያትም ሆነ በተለያዩ ምክንያት ሁለቱ እግር ኳስ እና አትሌቲክስ በደንብ አድርጎ ደስ ይለኛል

አብዛኛውን ጊዜ እኔ መልእክት የምልክበት መተግበሪያ ቴሌግራም እና ኢሞ ነው ሁለቱንም የመረጥኩበት ምክንያት ሁለቱም ፈጣንና ጥንቃቄ የጠበቁ ናቸው መልእክትን ወደ ሌላ ሰው ወደ ሶስተኛ አካል ስለማያጋሩ ቴሌግራም እና ኢሞን በደንብ አድርጌ እጠቀምበታለሁ። ኢሞን የምጠቀምበት ምክንያት የትምህርት ቤት ጓደኞቼን ለማዋራት ነው ቅርብ ቦታ ስለሆነ ቅርብ ቦታ ስለሆነ የሌለነው ራቅ ያለ ቦታ ስለሆነ ያለነው የትምህርት ቤት ጓደኞቼን ትምህርት ቤት ማለት አሁን ላይ የሙያ ትምህርት ቤት አለው ሙያና ቴክኒክ ማለትም የጋራዥ ስራ ትምህርት ቤት ስለሆነ ያለሁት ጥገና ላይ ምናምን ስለሆነ እየተማርኩኝ ያለሁት እነዛን ጓደኞቼን ለማግኘት እጠቀምበታለሁ። ኢሞን ደግሞ የምጠቀምበት ውጭ ሀገር የሄዱ ጓደኞች አሉኝ ውጭ ሀገር ያሉ ጓደኞችን ለማዋራት ኢሞ ኢንተርናሽናል ስለሆነ ኢሞን በደንብ አድርጌ እጠቀማለሁ።

አዎ ከስራ ባልደረቦቼ ጋር ከፍተኛ የሆነ ግንኙነት አለኝ እሱም በጣም ጥሩ ግንኙነት ነው። ምክንያቱም የስራ ባልደረቦቸ ጋር እስካሁን ድረስ ወደ ዘጠኝ አመት ነው የቆየነው ዘጠኝ አመት ማለት ትምህርቴን የጨረስሁት ከዘጠኝ አመት በኋላ ነው ትምህርቴን የጨረስኩት ከዘጠኝ አመት በፊት ነው እና ከዘጠኝ አመት በኋላ ለመጀመሪያ ጊዜ ስራዬ ተቀጠርኩት በእነሱ ድርጅት ስለሆነ ወደ ዘጠኝ አመት የሚሆን ሰርቻለሁ በዛ በዘጠኝ አመትም አንድም ቀንም መጥፎ ነገር ተነጋግረውኝ አያውቁም። እንደ እናትና እንደ አባት ነው ከእነሱ ጋር ያለነው ያለን ግንኙነት በጣም ጠንካራና ብዙ ጊዜያትን ያስቆጠረ ነው እነሱም የሚያዩኝ እንደ ሰራተኛ ሳይሆን አብዛኛውን ጊዜ እንደ አንድ ልጃቸው ነው። እኔም እንደ እናትና አባት እንጂ እንደ ስራ ባልደረባም አይቻቸው አላውቅም አብዛኛውን ጊዜም የተለያዩ ነገሮችን ማድረግ ሻይና ቡና መጠጣት የተለያዩ ድርጊቶችን ከእነሱ ጋር መፈጸም እናደርጋለን እና ከስራው ባልደረቦቼ ጋር በጣም ከፍተኛ የሆነ ጠንካራ ግንኙነት አለን።

እሳት ማንደድ በደንብ አድርጌ እችላለሁ እሳት ማንደድም የቻልኩበት ምክንያት ከህፃንነቴ ጀምሮ ቤተሰቦቼ በደንብ አድርገው ነው ያስለመዱኝ። ምክንያቱም እኛ ባለንበት አካባቢ ይሄን ያክልም የጋዝ አቅርቦት ስላለ ስለሌለ የጋዝ እና የኤሌክትሪክ አቅርቦት ስለሌለ አብዛኛውን ጊዜ የተለያዩ ምግቦችን ለማብሰል የምንጠቀመው በሳአት ነው። ያንንም መሰረት በማድረግ ቤተሰቦቼ እንዴት አድርጌ እሳትም መለኮስ እንዳለብኝ እንዴት አድርጌ እሳትም ማቀጣጠል እንዳለብኝ። ከህፃንነቴ ጀምሮ እየነገሩኝ ነው ያደጉት። እና አሁን በዚህ ሰዓትም በደንብ አድርጌ እሳትም ማቀጣጠል እችላለሁ። ያንንም እሳት የማቀጣጥልበት ምክንያት ዋናኛ አላማው ምግብ ለመስራት ነው። የተለያዩ ምግቦችን ለማብሰል። ውሃ ለማፍላት ምክንያቱም ገለየን ለመታጠብ ሙቅ ሀው ማፍለው በእሳት ስነሆነ ለተለያዩ ተግባራቶች። እሳቱን አቀጣጥላለሁና በዋናነት ጥያቄውን ሳቅ ሳቅ እንትን ስለው። እሳት ማንደድ ሆኖም እሳት ማቀጣጠል በደንብ አድርጌ እችላለሁ።

እኔ የምወደው ምግብ በዋናነት የኢትዮጵያ ባህላዊ ምግብ የሆነውን ስጋ ወጥ ነው። ስጋ ወጥና ዶሮ ወጥ በጣም ደስ ይሉኛል። ሆኖም አዘውትሬ ባልመገባቸውም አመት ባል በደረሰ ቁጥር አብዛኛውን ጊዜ የምንመገበው ዶሮ ወጥና ስጋ ወጥ ነው። እና የኢትዮጵያ ባህላዊ ምግብ የሆኑትን ሁለቱም ምግቦች በደንብ አድርጌ እወዳቸዋለሁ። እነዚህም ምግቦች እንደሌላው ሳይሆኑ በከፍተኛ መጠን የማግኒዥየም የፕሮቲን እና የመሳሰሉት ጥሩ ለሰውነታችን ገንቢ የሆኑ ነገሮችን በደንብ አግኝቼበታለሁ። በደንብም ሰውነቴን ገንብቼበታለሁ። በእነዚህ ሁለት ምግቦች በጠቅላላ ስናየው ምግብ አልመርጥም። እንዲህ ይሄኛውን ምግብ እወዳለሁ ይሄኛውን ምግብ አልውድም አልልም ምክንያቱም ምግብ ተብሎ የመጣ ነገር ሁሉ ከአንዳንዶቹ በቀር ከፍተኛ የሆነ ጥቅም አለው። በዛ የተነሳ አብዛኛውን ምግብ እወዳለሁ። ግን በዋናነት ከተባለ እነዚህን ሁለት ምግቦች ስጋ ወጥና ዶሮ ወጥ በደንብ አድርጌ እመገባችኋለሁም በደንብ አድርጌ እወዳችኋለሁ

አዎ በብዙ ህዝብ መካከል መሆን በደንብ ነው የሚመቸኝ። ምክንያቱም አብዛኛውን ጊዜ አብዛኛው ሀገራት በብዙ ህዝብ መካከል አይደለም ያሉት ያም ከፍተኛ ጉዳት አለው። ምክንያቱም አብዛኛውን ጊዜ ሰላም አይሆንም አንዳንድ አንዳንድ ቦታዎች ላይ ሁሌም ሰላም አይሆንም አንዳንድ ጊዜ ከፍተኛ የሆነ ጥል ሊነሳ ይችላል ከፍተኛ የሆነ ተፈጥሮአዊ አደጋ ሊነሳ ይችላል በነዛ ምክንያቶች ብዙ ህዝብ የሌለበት ቦታ እኔ አልመርጥም ግን በዛ ከዛ የተሻለ ደግሞ ብዙ ህዝብ የሚገኝበት አካባቢ የምመርጥበት ምክንያት ወይም የአካባቢ የተመቻቸ ነው የምልበት ምክንያት የተፈጥሮ አደጋ እንኳን ቢነሳ ከፍተኛ የህዝብ ብዛት እዛ አካባቢ ላይ ስለሚገኝ ቶሎ መተው ያንን ነገር ለማስቆም ይችላሉ ምክንያቱም ብዛት አላቸው ሁለት ደግሞ ጥል ቢነሳ የሆነ ወራሪ አካል ወደዛ አካባቢ ቢመጣ እንኳን ከፍተኛ የህዝብ ቁጥር ስላለ ያንን ወራሪ አካል ቶሎ ብለን መመከት ወይም መከላከል እንችላለን። ስለዚህ እኔ አሁን ያለሁበትም አካባቢ ብዙ ሰው የሚገኝበት አካባቢ ነው እንደ ምርጫም ደግሞ ብትጠይቀኝ ብዙ ህዝብ ያለበት አካባቢ በጣም የተመቻቸ ነው ብዬ እመርጣለሁ።

አዎ እኔ የምወደው ፊልም እስካሁን ካየኋቸው ፊልሞች መካከል በርካታ ተወዳጅነትን ያተረፉ ፊልሞች አሉ። ከነዛም መካከል ከ ውጭ ሀገራት ብንመለከት ከኢትዮጵያ ውጪ ባሉት ሀገራት ብንመለከት ትራዎ የሚለው ፊልም ደስ ይለኛል። በአንድ አሜሪካዊ ጥቁር አሜሪካዊ የተሰራ ፊልም አለ። እሱ ፊልም በጣም በጣም በጣም ደስ ይለኛል። ሀገር ውስጥ ብንመለከት ደግሞ የኢትዮጵያ ሀገር ውስጥ ብንመለከት ደግሞ ሳቋማ የሚባል ፊልም አለ። ያ ሳቋማ ሚባል ፊልም አለ ያ ፊልም በጣም ደስ ይለኛል

አዎ እኔ በስራ ቦታም ሆነ በተለያዩ ቦታዎች ላይ በተለያዩ ለምሳሌ እንደ ሰርግ ላይ ሊሆን ይችላል ልደት ላይ ሊሆን ይችላል የተለያዩ ነገሮች ላይ በሰአት የምደርስ ሰው ነኝ። ምክንያቱም እንዲህ በሰአትም እንድደርስ ያደረገኝ የቤት አስተዳደጌ ነው። የቤተሰቤ አስተዳደጌ ሁሉን ሁሉም ነገር ላይ ቀደም ብዬ እንድገኝ ሁሉም ስነ ስርዓቶች ላይ ከሁሉም ሰው ቀደም ብዬ እንድገኝ አድርገው ነው ያሳደጉኝ። በስራ ላይ እንኳን ብንመለከት። ለሶስት ሰዓት ለጠዋቱ ሶስት ሰዓት ስራ ቀደም ብዬ እኔ አስራ ሁለት ሰዓት ከሌሊቱ አስራ ሁለት ሰአቱን ተነስቼ የምሄደው ምክንያቱም በመንገዴ ላይ የተለያዩ ነገሮች ሊያጋጥሙኝ ይችላሉ። መኪና ላጣ እችላለሁ የሆነ ነገር ሊያጋጥሙኝ እችላለሁ። እና ከዛ ቦታ ላለመቅረት ቀደም ብዬ ነው በዛ ቦታ የምገኘው እና በሰአት የምደርስ ሰው ነኝ። በምንም የትኛውንም ስራ ላይ የትኛውንም ነገር ላይ በሰአት ቀደም ብዬ የምገኝ ሰው ነኝ ይህንንም የወረስኩት ከቤተሰቦቼ ነው።

አሁን ባለሁበት ስራ ላይ ወደ ዘጠኝ አመት የሚጠጋ ሰርቻለሁ። አሁን በምሰራው ስራ ላይ ወደ ዘጠኝ አመት የሚጠጋ ሰርቻለሁ። ዘጠኝ አመት የመስራቴን ምክንያቱም አሁን ያለሁበት ቦታ በጣም ምርጥ ምክንያቱም አቅም ላለው ነው የሚሆነው አቅም አለኝ እውቀት ላለው ነው የሚሆነው በደንብ አድርጎ እውቀት አለኝ። እና እንደዚህ ስለሆነ አሁን ባለሁበት ስራ ላይ ወደ ዘጠኝ ቆይቻለሁኝ። ዘጠኝ አመት ማለት ያው ከተመረኩኝ በኋላ ዩኒቨርሲቲ ገብቼ ከተመረኩኝ በኋላ ቀጥታ የገባሁት ወደዚህ ስራ ነው ማለት ነው። ምክንያቱም ከዘጠኝ አመት በፊት ነው። የዩኒቨርሲቲ ምርቃቴን ጨርሼ ወደ ስራ የገባሁትና ከስራ ቀጥታ እንደገባሁኝ መስራት የጀመርኩት ይህንን ስራ ነው። ስለዚህ በዚህ የተነሳ ወደ ዘጠኝ አመት በዚህ ስራ ላይ ሰርቻለሁ። ያው ከዚህ በኋላም ጡረታ እስክወጣ ድረስ የምሰራው ይሄን ስራ ነው ብዬ አስባለሁ

አዎ በደንብ አድርጌ በጀቶችን አስተዳድራለሁ። በጀቶችን በሁለት መልኩ አስተዳድራለው አንድ የቤት ውስት በጀት ነው ሁለት ደግሞ የስራ ቦታ በጀት ነው። የቤት ውስጥ በጀትን ስንመለከት። አንድ ሚስትና ሁለት ልጆች አሉኝ። በዛም የተነሳ የቤት ውስጥን በጀት ለተለያዩ በጀቶች የተከፋፈሉ ናቸው። ከነዛም መካከል ለምሳሌ እንደ ልጆች የትምህርት ቤት ክፍያ የቤት ኪራይ ክፍያ የቤት የወር አስቤዛ ክፍያ እና የመሳሰሉትን ክፍያ በጀት አድርጌ። እከፋፍላቸዋል የስራ ቦታን ስንመለከት ደግሞ ከዋና ሀላፊዎቼ በታች ያለሁት እኔ ነኝ። ከእነሱ በታች ያለውት ምክትል እንደ ምክትል ነገር እኔ ስለሆንኩኝ። ከእኔ በታች ላሉት ደሞዝ የማከፋፍለው ወይም በጀት አድርጌ የኛን ድርጅት የማስተዳድረው ከእነሱ በመቀጠል እኔ ስለሆንኩኝ። በሁለት በኩል እነዚህን ነገሮች በጀት አደርጋለሁ። አንድ በቤት ውስጥ ሁለት ደግሞ በስራ ቦታ በጀትን አስተዳድራለው ማለት ነው።

አዎ አሁን ላይ በአብዛኛው ጊዜ ገንዘብን የምልከው በአብዛኛው ሳይሆን ሙሉ ለሙሉ የምልከው በስልክ ነው። በስልክ የተለያዩ ግብይቶችን እፈጽማለሁ ስለዚህ በዛ ሰዓት ገንዘብ የምልከውን ሆነ የምቀበለው። በስልክ አማካኝነት ነው ከነዛም መካከል ገንዘብ የምልክበት ወይም የምቀበልበት አፖች ደግሞ ምንድን ናቸው? አንድ ቴሌ ብር ሁለት ሲቢኢ ብር ሶስት አሞሌ አራትም የመሳሰሉት ኢፔ የመሳሰሉት አሉ እንደነ ባይናንስ የተባሉ የመሳሰሉት ገንዘብ አስተላላፊ ድርጅቶች አሉ። ከነዛም መካከል ደግሞ በዋናነት የምትጠቀመው ሁለቱ ናቸው። ቴሌ ብር እና ሲቢኢ ብር የሚባሉ አሉ። ሁለቱ በሀገር በቀል አፖች ናቸው። እነሱም ሀገር ውስጥ ባሉ በተማሩ ሰዎች የተሰሩ አፕሊኬሽኖች ናቸው። እነዛም አፕሊኬሽኖች ፍጥነታቸውም ሆነ ፕራይቬቲያቸው በተጠበቀ መልኩ የሰዎችን ገንዘብ ያስተላልፋሉ። የሚቆርጡትም ለአገልግሎት የምንከፍለውም ክፍያ ሁለት ፐርሰንት ብቻ ነው። አሁን ለምሳሌ መቶ ብር ብልክ ለሆነ ሰው የአገልግሎት ክፍያ የሚቆርጥብኝ ሁለት ብር ብቻ ነው። ልክ በዚህ መልኩ የተለያዩ ገንዘቦችን እልካለሁ እቀበላለሁ።

አዎ እኔ ባለሁበት አሁን ያለሁበት ኢትዮጵያ ነውና። ኢትዮጵያ ውስጥ ብሎም አዲስ አበባ ውስጥ ካሉ። ከባህላዊ ምግቦች መካከል በዋናነት የምወደው። ስጋና ቀይ ወጥና ዶሮ ወጥ ነው። ሁለቱም በጣም አርጌ ነው የምወደው ምክንያቱም አንድም የኢትዮጵያ ባህላዊ ምግቦች ናቸው። ሁለቱም ያደኩትም በእነሱ ስለሆነ ከፍተኛ የሆነ ለእነሱ ፍቅር አለኝ። ምክንያቱም በደንብ ጥፍጥናቸውን በጣም የተለየ ነው ከፍተኛ ጣዕም አላቸው። በዛው ልክ ደግሞ ለጤናም በጣም ገንቢዎች ናቸው። እንደሌሎቹ ምግቦች ከፍተኛ መጠን የሆነ ማግኒዥየም በጣም ከፍተኛ የሆነ ፕሮቲን ምናምን የላቸውም። እና ሁሉም ነገር ምንድነው እኩል እኩል የሆነ መካከለኛ የሆነ ነው። በጣም ያልበዛበት በጣም ያላነሰ ስለሆነ በጣም አድርጌ እወደዋለሁ። ሶስተኛ ብጨምር ክትፎ በጣም ደስ ይለኛል። ክትፎ አንድ የኢትዮጵያ ባህላዊ ምግብ ሲሆን እንደ ሁለቱ እንደ ዶሮ ወጥና እንደ ስጋ ወጥ ባይሆንልኝም ክትፎ ወጥንም በጣም እወደዋለሁ

እኔ የምመርጠው የሙቀት መጠን ከሃያ ዲግሪ ሴሊሺየስ እስከ ሃያ አምስት ዲግሪ ሴሊሺየስ ባለው መካከል ነው። ምክንያቱም ከሃያ ከሃያ ዲግሪ ሲሊሸስ በታች ከሆነ አንዴ ሙቀት አይነት ምክንያቱም ሙቀቱ ዝቅ እያለ በመጣ ቁጥር ቅዝቃዜ ደግሞ ከፍ እያለ ይመጣል። እንደዛ እንዳይሆን ቅዝቃዜ እኔ በጣም ብዙ አልወድም። ምክንያቱም የሆነ ቀዝቀዝ ሲል ያለው ኢንቫይሮመንት ደስ አይልም። በጣም ብርድም ስለሆነ ጉንፋንም ምናምን ያስይዛል። ሙቀቱም ከፍ እያለ በመጣ ቁጥር የተለያየ ነገር ያስከስታል። አሁን ለምሳሌ ከሃያ አምስት በላይ ሲሆን ሰላሳ አርባ በሚገባበት ሰዓት ከፍተኛ ሙቀት ላይ በመድረስ የተለያዩ ነገሮችን ያስከትላል። ለምሳሌ እንደ ውሃ መድረቅ ሊያስከትል ይችላል። የወንዞች ውሃ መድረቅ። እየተክልኳቸው አሉ ጓሮ የተክልኳቸው እንደ ቲማቲም የመሳሰሉት ነገር እነዛ ነገር ቶሎ ነው የሚያደርቅብኝ። እና ከሃያ እስከ ሃያ አምስት ባለው ከሃያ ዲግሪ ሲሊሸስ እስከ ሃያ አምስት ዲግሪ ሲሊሸስ ባለው የሙቀት መጠን በጣም ተመራጭ ነው። ብዬ አስባለሁ። አሁን በእኛ አካባቢም ያለው የሙቀት መጠን ይሄ ነው።

አዎ አይስክሬም በጣም የምወደው ነገር ግን አሁን ባለሁበት አካባቢ ላይ በጣም የአይስክሬም አቅርቦት በጣም የለም። ምክንያቱም ያለሁት ኢትዮጵያ ስለሆነ ኢትዮጵያ ላይ አብዛኛውን ጊዜ የአይስክሬም አቅርቦት የለም። ከዛ ይልቅ በረዶ አለ። የተለያዩ ፍሌበሮች ተደርገውበት ስታር ፍሪጅ ውስጥ ይቀመጣል በሆነች እቃ ያቺ በጣም ትበዛለች። በእኛ አካባቢ የአይስክሬም ብዙ እንትን የለም። ከእሱ የተሻለ ግን የተለያዩ መጮዎቻ ቦታዎች አሁን ለምሳሌ ላሚ ቦራ የሚባል መጫዎች ቦታዎች አሉ። እንደዛ አካባቢዎች ስሄድ በዛ አካባቢዎች ላይ በከፍተኛ መጠን ይሸጣሉ ምክንያቱም የተለያዩ ህፃናት ስለሆኑ እዛ ሄደው የሚጠቀሙት እነሱንም እንትን ለማለት የተለያዩ አይስክሬሞች ይሸጣሉ፤ በዛ አካባቢዎች ላይ እንትን ይላሉ እና በጣም ነው የምወደው፣ በጣም ጣፋጭም ነገር ስለሆነ ጣፋጭ ነገር በጣም እወዳለሁ። እንደ ቸኮሌት ያሉ ነገሮች ስለሆኑ አይስክሬምም በጣም ነው የምወደው። ከልጅነቴ ጀምሮ ባይሆንም ካደኩኝ በኋላ ቢያንስ ከስምንተኛ ክፍል በኋላ አቅርቦቱንም በደንብ ባይሆንም እዛው ስራ ቦታ አጠገብ ስለሚሸጥ በደንብ አድርጌ እጠቀመዋለሁ፣ በደንብ አድርጌ እወደዋለሁ።

ካለቀየቃ ከፍተኛ የሆነ ግንኙነት አለን። ምክንያቱም ከተመረኩኝ በኋላ ቀጥታ ስራ ስፈልግ አሁን ያለሁበት መስሪያ ቤት ነው። ያገኘሁት ከመመረቄ ከዘጠኝ አመት ከተመረቅኩኝ ከዘጠኝ አመት በፊት አሁን ብናየው ልክ ተመርቄ ቀጥታ ስራ እንደፈለኩኝ አሁን ያለሁበት ድርጅት ነው የደረሰኝ እና በዚህ ድርጅት ወደ ዘጠኝ አመት የሚሆን ጊዜ ሰርቻለሁ አሁን ዘጠነኛ አመቴንም በቅርብ ጊዜ አክብሬያለሁ። ከእነሱ ጋር ካለቀኝ ጋም ግንኙነት በጣም የጠበቀ ግንኙነት ነው ምክንያቱም እንደ ሰሪና አሰሪና ሰራተኛ ተያይተን አናውቅም። እሱም እንደ አባቴንም እንደ አባቴም የማየው እሱም ደግሞ እኔን እንደ ልጁ ነው የሚያየኝ ያለው ነገር በቃ እንደ ቤተሰብ ነው እንጂ እንደ አሰሪና ሰራተኛ አይደለም። በጣም ነው ተዋደን እየሰራን ያለነው አንድ ቀንም እንኳን አስቀይሞኝ አያውቁም እኔም አንድ ቀን አስቀይሜያቸው አላውቅም። ያለው ነገር በጣም ደስ ይላል። ግንኙነታችን ያለው ከአለቆቼ ጋር በጣም ደስ የሚል ግንኙነት ነው ለሌላውም ለሰሚም ደስ የሚል ግንኙነት ነው።

አዎ ልደቴን ማከብረው እንደ ማንኛውም ኢትዮጵያዊ ነው። አሁን ከ አስራ ሁለት ከ ዘጠነኛ፣ ከዘጠነኛ ክፍል በኋላ ልደቴን አክብሬ አላውቅም፤ ምክንያቱም እያደኩኝም ስለመጣሁኝ እንዲህ በትንሽ ነገር ነው እንጂ የማከብረው ከፍ ባለ ነገር አላከብርም። ከዛ በፊት ግን ባለው በ በደማቁ ይከበራል፤ ምክንያቱም ህፃንም ነኝ። የተለያዩ ነገሮች አሉ በደማቁ ይከበራል ለምሳሌ፦ ኬክ ይዘጋጃል፣ ድፎ ዳቦ ይዘጋጃል፣ የተለያዩ ለስላሳ መጠጦች ይዘጋጃሉ ወዳጅ ዘመድ ይጠራል ለምሳሌ፦ እንደ አጎት፣ አክስት፣ አያት የመሳሰሉት ይጠራሉ፤ እና ሁሉም በተሰባሰበበት መንገድ የልደት በዓል ይከበራል። የኔም የልደት በዓሌ የተከበው ከዚህ በፊት በነበሩት ጊዜያቶች እንደዚህ ነው። ኬክ ይዘጋጃል ኬኩ ላይ ስሜ ይፃፋል፣ አመቴም አሁን ለምሳሌ ስድስት አመቴ ከሆነ የስድስት አመት ሻማ ይገዛል፤ ኬኩ ላይ ይቀመጣል በዛ ልክ ልደቴን አክብሬያለሁ አሁን ላይ ግን ልደት አላከብርም።

አዎ ሽቶ እጠቀማለሁ ከነዛም ሽቶ መካከል ዶዶራንትን እጠቀማለሁ ይሄ ዶዶራንት የተባለ ሽቶም የመጣልኝ ከውጭ ሀገር ሲሆን ለብዙ ዘመናት ለብዙ ጊዜያትም ከልጅነቴ ጀምሮ እምጠቀመው ሽቶ ይሄ ሽቶ ነው በጣም ጠረኑም ደስ ይለኛል። የልጅነትም ሽቶ ስለሆነ እያደኩኝ የመጣው በዛ ሽቶ ስለሆነ ይሄኛውን ሽቶ በደንብ እጠቀመዋለሁ። ሽቶም ከሽቶነቱ ባለፈ ማራኪ ገጽታ ስላለው ለብዙ ነገሮች እጠቀምበታለሁ። ለምሳሌ እንደ ድግስ ስሄድ ስራ ቦታ በሚሄድበት ሰዓት ለተለያዩ ነገሮች ለተለያዩ ግብዣ ውስጥ ስሄድ የተለያዩ ሽቶችን እጠቀምበታለሁ። እነዚህም ሽቶች ዋጋቸው ደሞዜን ያማከለ በመሆናቸው አብዛኛውን ጊዜ በአነስተኛ መጠን ነው እማገኛቸው። ምክንያቱም በከፍተኛ መጠን ከሆነ በዛው ልክ ብሩ ስለሚጨምር በአነስተኛ መጠን በዛ አድርጌ ነው ከገበያ የምገዛቸው

አብዛኛውን ጊዜ እኔ የምጽፈው በሁለቱም ነው። በሁለቱም እጽፋለሁ ግን አብዛኛው ከተባለ በብእር ነው የምጽፈው ምክንያቱም ብእር አብዛኛውን ጊዜ ከዕርሳስ የተሻለ ነው። ዕርሳስ ነው የምጠቀመው እኔ ለስዕል ብቻ ነው። ከስዕል ባለፈ ዕርሳስን ለምንም አልጠቀምም። ብእር ግን ለመጻፍ ያው ለምሳሌ በድርጅታችን ላይ ውስጥ የተደረጉ ነገሮችን እንደ ኖቶቹንም የምጽፈው በ እስክርቢቶ ነው። በእርሳስ አይመከርም ምክንያቱም ዕርሳስሚጠፋ ነገር ነው ስኪል ብትሆኑ ግን አንዴ ከጻፍነው የጻፍንበት ማቴሪያሉ ካልጠፋ በቀር እሱ በራሱ አይጠፋም። ስለዚህ እኔ አብዛኛውን ጊዜ የምጠቀመው በብእር ነው የምጽፈው። ከልጅነቴም ሆነ እስካሁን ድረስ በብእር ነው የምጽፈው። ዕርሳስን የምትጠቀመው ለምንድነው? አንዳንድ ጊዜ ለስዕል አንዳንዴ ደግሞ ለማትስ ስራዎች። ማትስ ስራዎችን ለመስራት ነው። እንጂ ማለትም ይሄ የሂሳብ ስራዎችን ለመስራት ነው። እንጂ አብዛኛው ጊዜ የምንጠቀመው ብእርን ነው።